የቤተ ጣሪያ ከምን ነው የተሰራው? ለሚለው ጥያቄ የቤታችን ጣራ የተሰራው ያው እንዳገኘው ያዙት ከእንጨት የተሰራው ከእኔ ነገር ግን ጠቅለል አርገን ወይም ሰፋ ስናየው የቤት ጣራ የሚሰራበት የሚገርም ነገር። አንደኛ ቆርቁሮ አለ ብረት አብረት እንዲሁ እንጠጣው እላለሁ። በተጨማሪም ኮምፐርሳት ከተለያዩ አብረን የሚሰጣቸው ኮምፐርሳት አለ። ከዛም ቢሰራ ስራ። ነገር ግን እንደ አብዛኛው ማህበረሰብ ስንሄድ የቤት ጣሪያ ሊሰራ የሚችለው ከበረት ነው በቀን ጠብቀጥ ነው። እና ከዚህ በዘለለ ደግሞ የቤት ሳራ ቤትን ለማሳመር ጥቅም ላይ ይውላል። የቤትን ለመቅረስ ወደ ማሳመስ የምትጠቀመው ነገር ነው። እና ቆርቆሮን ደግሞ ለማስገኘት ወንድሙ የቤቱን ይለኛል። ጥሪያውን ለማሳመር ሲባልየቤቱ ውበት እንዲኖረው ለማድረግ ሲባል የሚደረግ ግብአት ነው። እና የቤት ጣሪያ ትርጉም እየተሰራ ነው የሚለው ጥያቄ? የቤት ጣሪያ የተሰራው ከእንትነት ወይም ደግሞ ከቆርቆሮ ነው።